መዝገቦችን ታስቀምጣለህ? አዎ መዝገቦችን አስቀምጣለሁ መዝገቦችን ማስቀመጥ ለወደፊት በጣም ጠቃሚ ነገር ስለሆነ መዝገቦችን ማስቀመጥ አዘወትራለሁ መዝገቦችን ማስቀመጥ ለወደፊቱ በጣም ጠቃሚ የሆነ ነገር ነው ስለዚህ መስገቦችን አስቀምጣለሁ

በሰአት የምትደርስ ሰው ነህ? አዎ ተለያዩ ቀጠሮዎች ሊሆን ይችላል። በተለያዩ ቦታዎች ላይ በሰአት መድረስ በጣም ጠቀሜታ ስላለው በሰአት መድረስ በጣም ጥሩ ነገር ነው። ስለዚህ በሰአቴ በተባልኩበት ሰዓት ሁሉም ቦታ ላይ እገኛለሁ።

የቤት እንስሳ አለህ? አዎ። ድመት አሁን ለምሳሌ ድመት አለ። እኛቤት እና ድመት በጣም ደስ የሚል ነገር ነውና። ድመት እናሳድጋለን እና ድመት ብዙ ጠቀሜታዎች ስላሏት የቤት እንስሳ አለኝ።

የክላውድ ማከማቻ ትጠቀማለህ? አዎ እጠቀማለሁ። ምክንያቱም የተለያዩ ነገሮችን ወደ ለማስቀመጥ የክላውድ ማከማቻን እጠቀማለሁ። የክላውድ ማከማቻ ነገሮችን ከስልካችን ላይ እንኳን ቢጠፉ፤ ክላውድ ላይ ስለሚቀመጡ መልሼ ለማግኘት ስል ክላውድ ማከማቻን እጠቀማለሁ።

ስለ ቅርብ ጓደኛ ንገረኝ የቅርብ ጓደኛዬ ምለው ሰው በጣም ስለእኔ ብዙ ነገሮችን የሚያውቅ በችግር ጊዜ የሚደርስ እና በተቸገርኩበት ሰዓት ሁሉ ከጎኔ የሚሆን የቅርብ ጓደኛ በጣም ጠቃሚ ነገር ነው። ስለዚህ የቅርብ ጓደኛ ብዙ ነገሮችን እንድናደርግ ይረዳናል። እና ደግሞ የቅርብ ጓደኛ በህይወታችን ውስጥ በጣም ጠቃሚ ነገሮችን እንድናገኝ ይረዳናል ለእኛ ስለሚጨነቅ በጣም ብዙ ነገሮችን ያደርጋል። ስለዚህ የቅርብ ጎደኛ በጣም ጠቃሚ ነገር ነው

መብራት ሲቆረጥ ምን ታደርጋለህ? የመብራት መቆረጥ ምናልባት ቤት አካባቢ ካጋጠመህ ለመቅጠም ወይም ለማስተካከል እሞክራለሁ። ካለበለዚያ ግን ከዛ በላይ ከቁጥጥሬ በላይ የሚሆን አይነት ከሆነ መብራት ሀይል ደውዬ እንዲያስተካክሉልኝ እጠይቃለሁ

ወደ ስራ ምን ልብስ ትለብሳለህ? ወደ ስራ ለመሄድ ብዙ አይነት አለባበሶችን ልለብስ እችላለሁ ግን ደግሞ በብዛት የምለብሰው አይነት አለባበስ ሱፍ ሱፍ ልጠቀም እችላለሁ፤ ምክንያቱም በጣም ፕሮቶኮሌን ጠብቄ መሄድ ስላለብኝ ሱፍ እለብሳለሁ ወደ ስራ ለመሄድ

የድምጽ መልእክት ትልካለህ? አዎ የድምጽ መልእክት እልካለሁ። አንዳንዴ የድምጽ መልእክት መላክ አስፈላጊ የሚሆንባቸው ጊዜያቶች ስላሉ የድምጽ መልእክትን እልካለሁ። ከሚሴጅና ከመደወል በተጨማሪም ማለት ነው። ስለዚህ የድምጽ መልእክት በጣም ጠቃሚ ነገር ሊሆን ይችላል።

በየትኛው እጅ ትጽፋለህ? ብዙ ጊዜ ምጽፈው በ ቀኝ እጄ ነው ቀኝ እጄ በቀኝ እጄ ለመጻፍ በጣም ስለሚመቸኝ በቀኝ እጄ እጽፋለሁ። አንዳንድ ሰዎች በግራ እጃቸው የሚጽፉ ሰዎች አሉ። ግን እነሱ ሌላ አይነት ተሰጥኦ ስላላቸው ነው። እኔ ግን በቀኝ እጄ ነው መጽሐፍ የምችለው።

ስለ ቤተሰብህ ንገረኝ። ቤተሰቦቻችን ቤተሰቦቼ በጣም ሰፋ ያለ ቤተሰብ ነው ያለኝ። እና በጣም ብዙ ናቸው። እና አራት ወንድሞችና አራት እህቶች አሉኝ። ስለዚህ በጣም ሰፊ ቤተሰብ አለ።

የምትወደው ቁጥር ስንት ነው? እኔ የምወደው ቁጥር ሰባት ነው። ሰባት ቁጥር በጣም እወደዋለሁ። ሰባት ቁጥር የእድል ቁጥር ስለሚመስለኝ ሰባት ቁጥርን በጣም እወደዋለሁ። ግን አንዳንድ ሰዎች እንትን ሙሉ የሆኑ ቁጥሮችን ይወዳሉ። ነገር ግን እንደ ሁኔታው ይለያያል። ስለዚህ ሰባት ቁጥር እወዳለሁ።

ሹራብ መስፋት ትችላለህ? ሹራብ መስፋት አልችልም ነገር ግን የተለያየ አይነት ክህሎት የሚጠይቅ አይነት ስራ ነው ስለዚህ ሹራብ መስፋት። ባልችልም ነገር ግን የሚሰሩበትን እቃዎች አቃለሁ። ለምሳሌ እንደ ክር አይነት ኪሮስ ይጠቀማሉ ሹራብን ለመስፋት ነገር ግን ሹራብን ለመስፋት እንደ እየጠለፉ ነው እና ሚሰሩት። ሹራብ በእጅ ሚሰራ አይነት ስራም ነው ድጋሚ ደሞ በማሽንም መስፋት ይሻ ይቻላል ሹራብ።

እሳት ለማንደድ ምን ትጠቀማለህ? እሳት ስለማንደድ የተለያዩ የሚያቀጣጥሉ ነገሮችን ልትጠቀም እችላለሁ። ለምሳሌ እንደ ጋዝ ያሉ አይነት ነገሮችን እንደ ካርቶን ወይም ደግሞ ፌስታል አይነት ነገሮችን እሳትን ለማንደድ እጠቀማለሁናም በተጨማሪም ክብሪትን እጠቀማለሁ። እሳትን ለማንደድ

አቧራ ችግር ይፈጥርብሃል? አዎ አቧራም በብዛት ችግርን ይፈጥርሃል። ለምሳሌ የአይን መታመም የአይን ብርሃን መጥፋት። እንደ በጣም የተለያዩ አይነት ችግሮችን ስለሚፈጥር አቧራ በጣም ችግር ይፈጥርብኛል።

የምትወደው ከተማ የት ነው? የምወደው ከተማ ከኢትዮጵያ ከሆነ በጣም የምወዳት ከተማ ሀዋሳ ከተማ ናት። ሀዋሳ ከተማ በጣም ብዙ የተለያዩ መዝናኛ ቦታዎች ስላሏት እንደ ፍቅር ሀይቅ ያሉ ቦታዎች እና የተለያዩ ቦታዎች ስላሉ ሀዋሳን በጣም እወዳታለው። ከዛም በመቀጥል ደግሞ አርባምንጭ ከተማን በጣም እወዳታለሁ። ስለዚህ ከኢትዮጵያ ሀዋሳንና አርባምንጭን በጣም እወዳለሁ።

የምትወደው ጣፋጭ ምግብ ምንድነው? እኔ የምወደው ጣፋጭ ምግብ ኬክ ነው። ኬክ በጣም እወዳለሁ ኬክ ጣፋጭ ስለሆነ በጣም የምወደው ምግብ ነው። ከዛም በተጨማሪ ሌሎች የተለያዩ አይነት ጣፋጭ ምግቦችን እወዳለሁ። ለምሳሌ እንደ ማር የሆኑ አይነት ነገሮችን በጣም እወዳለው

እድለኛ ነገር አለ። አዎ በጣም ብዙ ጊዜ ቻንሶች ያጋጥሙኛል እድለኛ ነኝ። በጣም ብዙ እድሎች ሊያጋጥም ይችላል። እናም እድለኛ የሆንኩኝ አይነት ሰው ነኝ። ስለዚህ እድል ያው እንደየ እንትኑ ይለያያል እድል የሚባለው ነገር እና እኔ ግን እደለኛ ሰው ነኝ

የስልክ ካሜራ ትጠቀማለህ? አዎ የስልክ ካሜራዬን እጠቀመዋለሁ። ምክንያቱም በየተለያየ ጊዜ የተለያዩ ፒክቸሮችን ለማንሳት ወይም የተለያዩ ፎቶዎችን ለማንሳት እና ደግሞ በጣም ብዙ ጊዜ ቪዲዮዎችን ለማንሳት- እና ብዙ ነገሮችን ለማድረግ ያ ስልኬን ካሜራ አጠቀመዋለሁ።

ሙዚየም መሄድ ትወዳለህ? አዎ ሙዚየም መሄድ በጣም እወዳለሁ ሙዚየም መሄድ በጣም ብዙ ጠቀሜታዎች አሉት የድሮን ታሪክ ለማወቅ ሙዚየም መሄድ በጣም እወዳለሁ እና ሙዚየም መሄድ በጣም ደስ የሚል ነገር ነው። በጣም ነገሮችን የሆነ የበፊት ታሪኮችን እንድናቅ እና ደግሞ በጣም ራሳችንን ሞቲቭ ለማድረግ በጣም ስለሚጠቅመን። ሙዚየም መሄድ በጣም እወዳለሁ

ምን አይነት ሳሙና ትጠቀማለህ? የተለያዩ አይነት ሳሙናዎችን ልጠቀም እችላለሁ። አሁን ለምሳሌ ለፊቴ ከሆነ ለፊት የሚባሉ አይነት ኳሊቲ ያላቸውን አይነት ሳሙናዎችን ልጠቀም እችላለሁ። አሁን ለምሳሌ እንደ እርድ ሳሙና የጥቁር አዝሙድ ሳሙና እና በጣም ብዙ የተለያዩ አይነት ሳሙናዎችን ልጠቀም እችላለሁ። እንደ ዶሩ አይነት ሳሙናዎችን ደግሞ ለፀጉሬ ልጠቀም እችላለሁ። እና ለገላዬ ደግሞ የተለያዩ ሳሙናዎችን እንደላክስ አይነት ሳሙናዎችን ልጠቀም እችላለሁ

የይለፍ ቃልህን ትጠብቃለህ አዎ የይለፍ ቃልን ሲጀመር ማስቀመጠው የተለያዩ ሰዎች ያንን ያይለፍቃል ስለማያውቁት በዛ አማካኝነት የተለያዩ ሚስጥራዊ የምላቸውን ነገሮች ስልኬ ላይ ለማስቀመጥ የይለፍ ቃሌን እጠብቃለሁ። ለሌሎች ሰዎች አላጋራም

በብዙ ህዝብ መካከል መሆን ይመችሃል? አዎ። በብዙ ህዝብ መሃል ብዙም ደስታ ባይሰጥም ነገር ግን አንዳንዴ በብዙ ህዝብ መሃል መሆን። ደስ ሊመች ሊመቸኝ ይችላል። እናም እንዳለሁበት የኔ ሁኔታ ወይም ሙዴ ያንፃል ይወሰናል

በምን ሰዓት ትተኛለህ? አዎ እኔ የምተኛው ማታ ከአራት ሰዓት በኋላ እተኛለሁ። ቀን ላይ ደግሞ ድካም ከተሰማኝ ትንሽ እተኛለሁ። እና የምተኛበት ሰዓት ቀን ላይ ከስምንት ሰዓት በኋላ ልተኛ እችላለሁ። ማታ ደግሞ ከአራት ሰዓት በኋላ እተኛለሁ።

ከደንበኞች ጋር ትገናኛለህ? አዎ ከተለያዩ ደንበኞች ጋር ልገናኝ እችላለሁ ስራ ቦታ ላይ ከደንበኛ ጋር የሚያነካካ አይነት ወይም ከደንበኛ ጋር የሚያገናኝ አይነት ስራ ከሰራን ከደንበኛ ጋር ልንገናኝ እንችላለን ስለዚህ ከደንበኞች ጋር በምንገናኝበት ወቅት የተለያዩ አይነት ጥቅሞች ሊኖሩት ይችላሉ። የነሱን ፍላጎት እና ምን እንደሚሉ ይፈልጉ ለማወቅ ከደንበኞች ጋር እንገናኝ

ዳቦ ማብሰል ትችላለህ? አዎ ዳቦ ማብሰል እችላለሁ። እናም በተለየ ጊዜ ቤታችን ውስጥ ፕሮግራም በሚኖርበት ጊዜ ድፎ ዳቦ እጋግራለሁ። ስለዚህ ድፎ ዳቦ ማብሰል እወዳለሁና ድፎ ዳቦ ማብሰል እችላለሁ። ስለዚህ ብዙ ጊዜ ዳቦ ስናበስል ማድረግ ያለብን ነገሮች አሉ እና እንደየሰው ይለያያል።

"መሸነፍ ትችላለህ?"አወን መሸነፍ እችላለሁ። በጣም ብዙ ነገሮች ላይ ተወዳድሬ ምናምን ላሸንፍ እችላለሁ። ነገር ግን አንዳንዴም ልሸነፍ እጅ እችላለሁ። ስለዚህ እንደየ አለሁበት ሁኔታ ሊለያይ ይችላል።

አመራር ሚና አለህ? አዎ በጣም የአመራርነት በጣም ደስ የሚለኝ አይነት ነገር ስለሆነ። የተለያዩ አይነት ቦታዎች ላይ የአመራርነት ሚና ይሰጠኛል። እና የአመራርነት ሚናዬን በአግባቡ ተወጥቼ ህዝብን አገለግላለሁ

ቀልድ መናገር ትወዳለህ? አዎ። ቀልድ መናገር በጣም ነው የምወደው በነገራችን ላይ ቀልድ መናገር እወዳለሁ። ከሰዎችን ማሳቅ ደስ ይለኛል ከሰዎች ጋር መጫወት በጣም ደስ የሚለኝ አይነት ነገር ነውና ቀልድ መናገር በጣም እወዳለሁ። እና ቀልድ መናገር ጥሩ ነገር ነው። ቀልድ መናገር ጥሩ ነው።

ምን ያህል ጊዜ ስብሰባ ታደርጋላችሁ? ስብሰባ እንደየ ድርጅቱ ሁኔታ ሊለያይ ይችላል። አሁን ለምሳሌ በየቀኑ ስብሰባ የሚያደርቡ አይነት ድርጅቶች ሊኖሩ ይችላሉ። በየሳምንቱም ስብሰባ ሊያደርጉ የሚችሉ አይነት ድርጅቶች ሊኖሩ ይችላሉ። እናም ደግሞ በወር በአመት ተለያዩ ስብሰባዎች ሊኖሩ ይችላሉ።

በአደባባይ መናገር ትችላለህ? አዎ በአደባባይ መናገር እችላለሁ የተለያዩ አይነት ፐብሊክ አይነት ስፒኪንጎችን መናገር እችላለሁ። እናም እንደዛ እንደዛ እንደነዛ አይነት የሆኑ ንግግሮች በጣም ብዙ ሰዎች ባሉበት አይነት ቦታ ላይ ስለምንናገር ጥንቃቄ ያስፈልጋቸዋል

"የምታስታውሰው ልዩ በዓል አለህ?" አዎ በጣም የማስታውሰው ልዩ በዓል ቢኖር ፋሲካ ነው። ፋሲካ በጣም እኔ የማስታውሰው ልዩ በዓል ነው። ፋሲካን በጣም እወደዋለሁ። ፋሲካ በጣም ደስ የሚል በዓል ነው። ስለዚህ ፋሲካ በጣም የማስታውሰው ልዩ የሆነ በዓል ነው።

ትንኞች በአካባቢዎ አሉ አዎ ትንኞች በጣም አሉ ትንኞች በየትኛውም አይነት ቦታ ላይ ሊኖሩ እሚችሉ አይነት ነፍሳቶች ናቸው። እና ትንኞች እኛም አካባቢ ላይ ትንኞች ይኖራሉ። እና ትንኞች አሉ በጣም አሉ ትንኞች። ትንኞች አሉ።

የስራ ምግባር ታከብራለህ? አዎ የስራ ምግባር አከብራለሁ። በተለያየ ቦታ ላይ የሚገኙ አይነት የስራ ምግባሮችን አከብራለሁ። ለምሳሌ እንደ አታርፍዱ አይነት- የስራ ሰዓት ላይ በጣም ሌሎች ነገሮችን አለማድረግ- ከዛ በኋላ ደግሞ ቸለልተኛ አለመሆን- ሚስጥርን መጠበቅ በጣም ብዙ አይነት የስራ ምግባሮችን አከብራለሁ።

አካባቢዎን ይወዱታል? አዎ አካባቢዬን በጣም እወዳለሁ አካባቢዬን በጣም ስለምወድ። አትክልቶችን መትከል እጽዋቶችን መንከባከብ አካባቢ ማፅደት በጣም እወዳለሁ። ስለዚህ አካባቢዬን በጣም ነው የምወደው። አካባቢን መውደድ በጣም አስፈላጊ ነገር ነው

በቀን ስንት ሰዓት ስልክ ትጠቀማለህ። በቀን ለተወሰኑ ሰዓታቶች ስልኬን ልጠቀም እችላለሁ። ማለትም ከስራ ሰዓት ውጪ ስልኬን እጠቀመዋለሁ። እናም አንዳንዴም ለስራም አስፈላጊ ስለሆነ ለስራዬ ስል ስልኬን ልጠቀመው እችላለሁ። አንዳንዴም ደግሞ የተለያዩ ኢንፎርሜሽኖችን ለማግኘት ስል ስልኬን ከስራ ሰዓት ውጪ እጠቀማለሁ።

እህል መፍጨት ታውቃለህ። ኦ። እህል መፍጨት አልችልም እኔ እህል መፍጨት አላውቅም። ግን ደግሞ ሄጄ ማስፈጨት እችላለሁ። ወፍጮ ቤት ሂጄ የተለያዩ ነገሮችን ላስፈጭ እችላለሁ። እና እህል ማስፈጨት ትንሽ ከበድ ያለ ስራ ነው። ነገር ግን ወፍጮ ቤት እነሱ ስለሚፈጩት በጣም አሪፍ የሆነ አይነት እንትን አለው።

ዛሬ የአየር ሁኔታው እንዴት ነው? ዛሬ የአየር ሁኔታው። ፀሀያማ ነበረና በጣም ፀሀያማ ነበረ ዛሬ እና በጣም ደስ የሚል አይነት አየር ነበረው። ፀሀይዋ ታቃጥል ነበረ የተወሰነ ግን ደግሞ በጣም ደስ የምትል አይነት ቀን ነበረች። እና ዛሬ ያየሁ አየር ሁኔታው በጣም ደስ የሚል አይነት አየር ነበረ

ስጦታ መስጠት ትወዳለህ? አዎ ስጦታ መስጠት እወዳለሁ በጣም ለምወደው ስጦታ መስጠት ደስ ይለኛል እና መውደዴን ስለሚገልጽልኝ ለምወዳቸው ሰዎች ስጦታን እሰጣለው። ለምሳሌ ለቤተሰቦቼ ስጦታን መስጠት በጣም ያስደስተኛል። እና ለጓደኞቼም ስጦታን መስጠት በጣም ያስደስተኛል። እና ስጦታ መስጠት በጣም ደስ የሚል ነገር ነው።

የምሳ እረፍቱ ምን ያህል ነው? የምሳ እረፍቴ አንድ ሰዓት ነው አንድ ሰዓት ያህል የምሳ እረፍት ይሰጠኛል እና በዛም ሰዓት። ምሳዬን በልቼ እናም ትንሽ እረፍት አድርጌ ከዛም ደግሞ የተለያዩ ትኩስ መጠጦችን ለምሳሌ እንደ ሻይ ወይም እንደ ቡና እንደ ማኪያቶ ያሉ ነገሮችን ተጠቅሜ ወደ ስራ ቦታዬ እመለሳለሁ

ከአለቃህ ጋር ግንኙነትህ እንዴት ነው? ከአለቃዬ ጋር በጣም የጠበቀ ግንኙነት አለኝ። ስለዚህ በስራ ወቅት ከአለቃዬ ጋ ባለኝ የጠበቀ ግንኙነት የተነሳ። የተለያዩ ስራዎችን ለመስራት ወይም ደግሞ ያልገባኝን ነገር ለመጠየቅ በጣም ይረዳኛል ይሄ ግንኙነቴ ማለት ነው

ለበጎ አድራጎት ሰርተህ ታውቃለህ? አዎ ለበጎ አድራጎት የተለያዩ ስራዎችን ሰርቼ አውቃለሁ። ለምሳሌ ልጆችን እንደማስተማር ያሉ አይነት ስራዎችን እና ደግሞ የተቸገሩትን ሰዎች እንደመርዳት ምግብ ምናምን እንደመስጠት አይነት ስራዎችን በተለያዩ ቦታዎች ላይ አደርጋለሁ።

መስኮትህን ከፍት ትተዋለህ? አዎ መስኮትን ከፍት ትቼ አውቃለሁ ምክንያቱም አየር ወደ ውስጥ እንዲገባ ሲል መስኮቴን ክፍት ተወዋለሁ በዛም ምክንያት። የተለያዩ አይነት አየሮች ወደ ውስጥ ይገባሉ እና በዛም ምክንያት የተለያዩ እንቅስቃሴዎች አሉት። ስለዚህ መስኮቴ ክፍት ነው።

ውሳኔ መስጠት ትችላለህ በተለያዩ ቦታዎች ላይ ውሳኔ መስጠት ግድ ሊሆኑ እሚችሉ አይነት ሁኔታዎች አሉ። እና ውሳኔ ውሳኔ መስጠት በጣም ጥሩ ነገር ነው። እና በእያንዳንዱ ቦታወች ላይ ውሳኔዎችን ለመስጠት ዝግጁ መሆን አለብን። ስለዚህ እኔ ውሳኔ መስጠት እምችል አይነት ነው የሚለው